አዎ ጥፍሬን እቆርጣለሁ። በሳምንት ጥፍርዎችን አስተካክላለሁ እቆርጣለሁ። አጥቤ ከውስጥ ቆሻሻ አውጥቼ እቆረጣለሁ። እንዳያድግ እቆረጣለሁ። ጥፍሮቼን የእግሬንም የእጀንም ጥፍሮች እቆረጣለሁ። በየሁለት ቀኑ በየሶስት ቀኑ በሳምንት ጥፍሮችን እቆርጣለሁ።

ከጎራቤቴ ጋር ጥሩ ግንኙነት አለኝ። አዎ ከጎራቤቴ ጋር እስማማለሁ። ከጎረቤቴ ጋርም ጥሩ ግንኙነት አለኝ። መልካም ንግግርም መልካም ጎረቤትም እናም አለኝ። ስለዚህ ከጎረቤት ጋም ጥሩ ግንኙነት አለኝ። ምክንያቱም ከገረቤቴ ጋር ካልተስማማሁኝና ጥሩ ግንኙነት ከሌለኝ በህብረተሰቡ ውስጥም ግንኙነት የሌለኝ ሰው ሆኜ ወይም ደግሞ ጥሩ ስነ ምግባር የሌለኝ ሰው ሆኘ ስለምጠራ ከጎረቤቴ ጋር መግባባት ግድም ይለኛል። ስለዚህ ጥሩ ግንኙነት ከጎረቤቴ ጋር አለኝ።

አዎ ቀልድ መናገር እወዳለሁ አንዳንድ ጊዜ ከሰዎች ጋር ለመቀለድ ስል ቀልድ እናገራለሁ። ቀልዶችንም ብዙ ጊዜ እንጫወታለን ከጓደኞቼ ጋር ቀልዶችንም መናገር እወዳለሁ። አዎ

ቤተሰብ ውስጥ ማሰባሰብ ብሎ ነገር የለም ምክንያቱም በሳምንት ወይም ደግሞ በአመት በዓል ስለምንገናኝ መሰባሰብ በአመት በዓል ቀን ነው። እና ምሳና ቁርስ አብረን እንበላለን እራትም አብረን ስለምንበላ መሰባሰብ። ብሎ ነገር የለም።